ምን አይነት ጫማ ትወዳለህ? የምወደው ጫማ አብዛኛውን ጊዜ ቡትስ ጫማዎች ሆነው ቡትስ ሆኖ ብራንድ የሆኑ ጨማማዎች ለምሳሌ እንደ የቻይናው ብራንድ አንታ ሆኖ ነገር ግን በቡትሶች በጣም ኳሊቲውም አሪፍ ነው በዚያ ላይ ምቾት አለው ነው አሁን ላይ የምትጠቀመው እንደዚህ አይነት ጫማ ነው። ያው ጫማው አሪፍ ነው አገልግሎት ሲሰጥም አሪፍ ነው ነገር ግን ይሄ ደግሞ ኢትዮጵያ ውስጥ እንደ ልብ የሚገኝ ነገር አይደለም። ምክንያቱም ኢትዮጵያ ውስጥ በቀጥታ ከቻይና የሚመጡ አብዛኛው ነገሮች ኳሊቲያቸውን የጠበቁ ደረጃቸውን ጥራታቸውን የጠበቁ ነገሮች ስላልሆኑ ብዙም ደስ የሚል ነገር አይደለም ነገር ግን ይሄ አሪፍ ነው ብዬ አስባለሁ። ደህና የተሻለ ነገር ነው ብዬ አስባለሁ አንታ ነገር ግን እኔ በሁለተኛ ደረጃ የተለበሰው መጥቶ ነው እሱን ነው የምንጠቀም። ሌላ ቦታ ወይ አሜሪካ ሊሆን ይችላል የተለያየ ቦታ ተለብሶ እንደ ሁለተኛ ተጠቃሚ ሆነን ነው እኛ የምንወስደው። ምክንያቱም እዚህ አፍሪካ ውስጥ ያን ያህል ጥሩ ሚባል ነገር ነው ስለሌለ ያለው ሁኔታው እኛም ወጪ አውጥተን ያን ያህል መግዛት ስነማንችል ማድረግ ስለማንችል በዚህ ታስረን አለን ማለት ነው። ስለዚህ ይሄ ቡትስ ጫማ አብዛኛውን ሰዓት እወዳለሁ። ቡትስ ቡትስ ሆኖ ደግሞ አንታ ቢሆን የተሻለ ይመረጣል እንደሌለ አንዳንዱ ሰው ፍላት የሚወድ አለብህ በርግጥ ፍላት ጫማም አሪፍ ነው ፍላትም ጥሩ ነገር ግን የተሻለ ለኔ አሪፍ ነው ብዬ የማስበው ይሄንኛውን ነው። ምክንያቱም ይሄ ጥሩ ነው ሲይዝም ችሎታውም ጥሩ ነው ሁሉ ነገር አሪፍ ነው የሚይዝበት ሰዓት አሪፍ ነው። ነገር ግን ወደፊት ብዙ ያቀድኩት እቅድ ከተሳካልኝ ልገዛው ያሰብኩት ጫማ አለ ፈጣሪ ያንን ካሳካልኝ ያንን ጫማ እገዛዋለሁ። ያንን ጫማ ገዝቼ ልብስ አሪፍ የሆነ ጅንስና ከሌ ደግሞ እጄ ጉርድ ነገር እጁ ጉርድ የሆነ ሹራብ ነገር እገዛልለሁ ከዚያ በጣም አሪፍ የሆነ የሚባል ፀጉር እስታይል እስተካከልና ወደ ቤተሰብ እሄዳለሁ ቤተሰብ ላይ ሲሄድ አሪፍ ዘና ብዬ ማሳለፍ እፈልጋለሁ ባሁኑ ማለት ነው። ስለዚህ ይሄን አደርጋለሁ ብዬ አሁን አቅጃለሁ እስኪ ከተሳካ እንደ አጠቃላይ እቅዴ ነው። እንዲሳካልኝ እንደሚሳካልኝ አስባለሁ ስለዚህ ይሄን ይሄንን ለማሳካት ደግሞ መስራት ያስፈልጋል። ስለዚህ ጫማ ብራንዶች በእንደዚህ በሁለት እከፍላቸዋለሁኝ አንደኛው በቻይና የሚመጣ ብራንድ ሆኖ አንደኛው ኳሊቲውን የጠበቀ ስለዚህ አማራጭ ካገኘን ኳሊቲ ኳሊቲው ይጠብቀውን ብንገዛው የተሻለ ነው ብየ አስባለሁ። ያን ደግሞ ገንዘብ በርግጥ የማውጣት አቅም ያን ያህል በማይኖርበት ሁኔታ አስቸጋሪ ነው ነገር ግን እንደ ምንም ብለን አንድ የተሻለ ጫማ ብንገዛ ሙሉውን ማይጠቅሙ ጫማዎችን ከምንሰበስብ የተሻለ የምንለውን አንድ ጫማ ብንገዛ አሪፍ ነው። ለምሳሌ እንደ አዲዳስ አይነት እንደ አዲዳስ አለ ናይክ አለ እነዚህ እነዚህ አሪፍ ጫማዎች በደረጃ ቢመጡና እነዚህ ቢገኙ እንደምንም ተጣጥሮ ይሄንን ቢገዛ አሪፍ ነው። ነገር ግን ህዝቡ አሁን ካለበት የኢኮኖሚ እዳ ምክንያት ይሄንን ማሳካት ስለማይችል ይህን ነገርን በምንም መልኩ ማስተካከል ስለማይቻል ህዝቡ ያለው አማራጭ የመጨረሻ አማራጭ ጠንክሮና ጠንክረን መስራት ነው ጠንክረን እየሰራን በመጣን ቁጥር የኑሩ ደረጃችን ሁሉም ስለሚስተካከል በዚያን ሰዓት አሪፍ ነገር የማድረግ አቅም ይኖረናል ማለት ነው። ያን አሪፍ ነገር አደረግን ማለት ደግሞ ለኛ ጥሩ የሆነ ደረጃ ያለው ኑሮ እንድንኖር ያደርገናል ስለዚህ በአግባቡ መጠቀም አለብን። የምንገዛውን ነገር ችላ ብለን መግዛትም የለብንም እያንዳንዱ ነገር በአግባቡና በተመጠነ መልኩ ያንን መጠቀም አለብን። ስለዚህ ይህንን ለማድረግ ደግሞ ጠንክረን መስራት በያንዳንዱ ነገር ጠንክረን መስራት አለብን ጠንክረን እየሰራን ከመጣን ወደ ስኬት የምንመጣበት መንገዱ ረጅም ይሆናል ማለት ነው። ስለዚህ ይሄን ብናደርግ እኔ ጥሩ ነው ብዬ አስባለሁ። አመሰግናለሁ ነገር ግን ሌላ ተጨማሪ ነገር የምለው በእርግጥ የለኝም። ስለዚህ እንደ አጠቃላይ ስለተሰጠኝ ሰዓት በጣም አመሰግናለሁ። አዎ በጣም አመሰግናለሁ።

ሙዚየም መሄድ እወዳለሁ። አንዳንዴ ሙዚየም ሄጃለሁ። ለምሳሌ በእኛ አካባቢ ዲማ በሚባል ቦታ ያው ከእኛ ቤት ትንሽ ኪሎ ሜትር ነው ሚርቅ እዚያ ቦታ የተለያዩ የቱሪስት መስህቦች አሉ። ሚጎበኙ እነዚያን ጎበኝቻለሁ። በእርግጥ መሄድ ምንም እንኳን ብወድም ያን ያህል የተሟላ ለመሄድ ሚመች አይነት ሁኔታ የተሟላበት አይነት ሁኔታ ላይ አይደለም ያለን። ምክንያቱም አንደኛ ሙዚየም እንደፈለግን ምናገኝበት ቦታ አይደለም ያለን ሁለተኛ ደግሞ ያለው የሰላም ሁኔታ አሁን ላይ በሀገራችን ጦርነት ምንም ስላለ በሰላማዊ ሁኔታ ለመንቀሳቀስ ትኒሽ ይከብዳል። ስለዚህ ተንቀሳቅሰን ሙዚየም ለመጎብኘት ይከብዳል ነገር ግን ሙዚየም በጣም ያስደስታል። ያለፈ ታሪክህን እንደዚህ እየተዝናኑ ማየት በጣም ደስ ሚለን እና ሳቢ የሆነ ነገር ነው። ይሄ ነገር በጣም አሪፍ ነው ብዬ አስባለሁ። ነገር ግን ይሄንንም እንዲሆን ከእኛ ምን መጠበቅ አለበትን ከመንግስትስ ምን ማድረግ አለበት? ከእኛ ሚጠበቀው እኛ ያው ባለን ነገር ጠንክረን እየሰራን ስንመጣ ኢኮኖሚ ደረጃችንም ከፍ ስለሚል የዚያን ጊዜ ብዙ ነገር የማሳካት እድሎች ይኖሩናል ነገር ግን ከመንግስት ደግሞ ታሪካችን እንድናውቅ የተለያዩ ቦታዎችን እንድንጎበኝ ብዙ ነገር ከመንግስት ይጠበቃል። ይሄን ነገር ደግሞ መንግስት እያሟላልን ሲመጣ ጥሩ የሆነ ቦታ ቦታዎችን ይመቻቻሉ እነዚያን ቦታዎች ስለ ባህላችን ስለ ምን ስለ ወግ ባህል ማወቅ ስንችል ያ ደግሞ ወደ ስኬት ያደርሰናል ያ ስኬት ደግሞ ጥሩ የሆነ ሚባል ደረጃ እንድንደርስ ያደርገናል። ስለዚህ ይህንን ነገር ችላ እሚባል ነገር አይደለም በዚህም መገንባት አለብን ለወደፊቱም ትውልድ ያለፈውን ታሪክ እንዲረዳ ለማድረግ እኛም ቢሆን ከወደፊቱ ብዙ ነገር የምንማረው ነገር አለን ያንን ለማሳካት ደግሞ ግዴታ ሙዚም ያስፈልገናል። በርግጥ ባደጉት አገራት ሙዚየም እንደ አንድ ግዴታ የሆነ ነገር ነው። ነገር ግን ወደ እኛ ወደ ኢትዮጵያ ስንመጣ ብዙ ታሪክ እያለም ሙዚየም ባለመኖሩ ምክንያት የሚፈጠር ነገር መኖር የለበትም ብዬ አምናለሁ። ስለዚህ ይሄን ነገር ነው ማድረግ ደግሞ ከሚመለከተው አካል ጋር በደንብ ተዋህዶ በመስራት ይሄን ነገር መስተካከል አለብን ብዬ አምናለሁ። ስለዚህ ነገር ከተስተካከለ ደግሞ የአገሪቱ የኢኮኖሚ ሁኔታም ቢሆን ባህሉን የማወቅ እና አገሩን የመውደድ ባህል የሁሉም እየደበረ ስለሚመጣ ይሄ ለእድገት ዋና መሰረት ነው ብዬ አስባለሁ። ታሪክን ያለፈ ታሪክን በማወቅ ነው ወደፊት ታሪክ እሚሰራ ነገር ግን ታሪክን እየሸሹ ታሪክ መስራት የለም። ያለፈ ታሪክ ሳንማር አሁን ወደፊት ታሪክ እሰራለሁ ብሎ እሚመኝ ጊዜ ጋር መፍጠር ራሱ ሌላ ታሪክ እንደ ማጥፋት ስለሆነ ይህ ነገር ደግሞ እኛን ወደ ስኬት ሊያደርሰን ሚችል ዋናው መንገድ ስለሆነ ይህን በሚገባ መልኩ መከባከብ መጠበቅና መከተል ያስፈልገናል ብዬ አስባለሁ። ስለዚህም ሙዚየም ስንገነባ ደግሞ በሚገነባበት ሰዓት የሚቀድሙ የሙዚየሙ እቃዎች ማቴሪያሎችን በሚገባ በጥንቃቄ ማስቀመጥ አለብን ምክንያቱም እነዚህ አቃዎች ወደ ውጭ ወይም ሰው እንዲሰርቃቸው የሚችሉ አይነት ቦታዎች መቀመጥ የለባቸውም በየደረጃው በቀላሉም ሚሰበሩ ሊሆን ይችላሉ ሚጠፉ እነዚህን ስርዓት ባለው መንገድ በማስቀመጥ መጠበቅ ያስፈልጋል ብዬ አስባለሁ። እና ይሄ ደግሞ ወደ ጥሩ ሰክሰስ እንደሚወስደን እርግጠኛ ነኝ ለሀገርም ለሁሉም ነገር እድገት ወሳኝነት አለው ብዬ አምናለሁ። ስለዚህ እንዴት ሙዚየም መገንባት አለብን ሚለውን የበለጠ ሰፊ ማብራሪያ ቢያስፈልግም በቀላሉ ግን ያገኘነውን ታሪኮችን እንዲታዩና ተቀምጠው ማህበረሰቡ ጋር እንዲደርሱ የተቻለንን ማድረግ ይገባል ብዬ አስባለሁ። ይሄ ነው ያለኝ ሀሳብ። እና በከሞላ ጎደል ሀሳቤ ይሄ ነው አመሰግናለሁ በጣም ስለነበርን ቆይታ አመሰግናለሁ እና ሙዚየም መገንባት በጣም ጥሩ የሆነ ነገር እንደሆነ አስባለሁ ማለት ነው። እና ሙዚየም መገንባት በጣም አስፈላጊ ነው

አዎ ጥራት ያለው ስራ ማቅረብ እችላለሁ። ምክንያቱም ጥራት ያለው ስራ እየሰራን ከመጣን ለማህበረሰባችንም እንዲሁም እኛም ተወዳጅ ስለምንሆን በአብዛኛው ወቅት ላይ ስራ ስሰራ ለስራው ቸልተኝነት አይደለም። ያኔ ለስራው ጠንካራ ይሁንና ስራውን ደግሞ ማንኛውም ሰው እንዲሰራው የማበረታታና እንዲሁም ስራው በደንብ እንዲሰራ ደግሞ የስራው ጥራት ያስፈልጋል። አብዛኛውን ሰዓት ሰው ሲሰራ የሆነ በቸልተኝነት ለስራው ብዙ ዋጋ ላይከፍል ይችላል ነገር ግን ለስራው ጥራት በተጨነቅነው ቁጥር የምናገኘውም ነገር በዚሁ ደረጃ ልክ ይጨምራል ማለት ነው። ምሳሌ አንድ እኔ ኮንስትራክተር ብሆንና የሆነ መሃንዲስ ብሆንና የሆነ ቤት ስራ ብባል ያንን ቤት እንዴት እሰራዋለሁ ነው? ያንን ቤት የምሰራው ግንባታም ማድረግ የተለያዩ ግንባታዎችን በማድረግ እነዚያን ግንባታዎች በተፋጠነና በጥሩ ሁኔታ በመሰላት ነው። ነገር ግን በቸልተኝነት ጥራቱን ባልጠበቀ ደረጃ እንዲሁም ገንዘቦችን በማስቀረት የሚያስፈልገው መጠን በታች እቃ በመግዛት ሊሆን ይችላል። የተለያዩ ነገሮችን በማድረግ ያንን ልና ያሳንስ አሳንሰን ከሚገባው ደረጃ በታች ብንሰራው ለወደፊት ለራሳችን ጥሩ ስም አይኖሮውም። በዚያ ላይ ደግሞ ሰውየውም የተሻለ ነገር ተሰራልኝ ብሎ ማውራት አይችልም ማለት ነው። በዚያን ወቅት ደግሞ የኛ አንደኛ የኛ ስም ይጠፋል ሁለተኛው የተገነባው ግንባታ ለብዙ ለረጅም ጊዜ መቆየት እድል አይኖረውም ማለት ነው። ስለዚህ ይሄን ደግሞ ለማሳካት ጠንክረን እና በአሪፍ ጥራት መስራት አለብን ራሱን የጠበቀ ነገር እየሰራን ከመጣን ደንበኛችን ይጨምራሉ ደንበኞችን እየጨመሩ ከመጡ ብዙ ነገር የማድርግ እድላችን ስለሚጨምር በአሪፍ ሁኔታ ደረጃውን የጠበቀ ነገር መስራት ጥሩ ነው ብዬ አስባለሁ። እንዴት ደረጃውን የጠበቀ ነገር መስራት እንችላለን? ከሚገባውና ከሚመለከተው አካል ጋር በመነጋገር የጠበቀ ነገር መጀመሪያ በማቀድ ምን ያህል ወጪ ሊያስወጣን ይችላል ወይም ምን ያህል ኢንቨስት ማድረግ አለብን ሚለውን በመጀመሪያ ደረጃ በማየት ያንን በመጠቀም ጥሩ የሆነ ኢንቨስት በመጠቀም ያንን ወደ ተሻለ ጥራትና ደረጃ ያለው ነገር ማዞር ይቻላል ማለት ነው። ጥራትን የጠበቀ ነገር እየሰራን በመጣን ቁጥር የተጠቀምን ምቾት ይጨምራል ምሳሌ በሰራነው ህንፃ ያለምንም ስጋት ይንቀሳቀሳሉ ለረጅም ጊዜ ይቆያል። ያ ማለት አንድ ለሀገራችን እኛም ከራሳችንም አስተዋጽኦ እያደረግን መጣን ማለት ስለሆነ ይሄ ደግሞ ወደ ስኬት የሚያደርሰን ቁልፉ ነው ብዬ አስባለሁ። ይሄን ቁልፍ እየተጠቀምን ከመጣን ሀገራችንም ታድጋለች የኛም ደረጃ ከፍ እያለ ስለሚመጣ ይሄን ነገር በአግባቡ ማሰብ አለብን ብዬ አስባለሁ። ነገር ግን ጥራቱን የጎደለው ነገር በሰራን ቁጥር የኛም የደረጃችን ይወርዳል ከዛ በኋላ እኛም ወደ ስኬት የምንሄደው መንገድ እየቀነሰ ወደ ኋላ ነው እየተጎተተን የምንመጣ ስለዚህ ይሄን ነገር ማድረጋችን ለእኛ ጥሩ ነው አስፈላጊ ነው ብዬ አስባለሁ። እና ይሄን ነገር መስራት ግዴታ አለብን ብዬ አምናለሁ ጥራቱን እየጠበቅን በመጣን ቁጥር ደረጃችንም የኛም ከፍ እያለ ይመጣል። እንደ አጠቃላይ አቀባበልም ከመንግስትም ሊሆን ይችላል ከማህበረሰቡ ያለን አቀባበል ከፍ እያለ ይመጣል። ያኔ እኛም የሀብት ማማለይ መውጣት እንችላለን ስኬት ላይ መድረስ እንችላለን ስኬት ከደረሰ ቤተሰብ መስርተን አሪፍ የሆነ ኑሮ ማኖር እንችላለን። በዚያኔ ማህበረሰባችንን ማገልገል እንደ አንድ ስኬት ስለሚያዝ ያ ደግሞ ወደ ጥሩ ደረጃ ይወስድን። ጥሩ ደረጃ ማለት ህዝባችንን ጠቅመን እኛም እንድንጠቀም ያደርገናል ይሄ ደግሞ ለሀገር እድገት ለአለምም ለአፍሪካም ጥሩ ነው ብዬ ስለማስብ ይህንን ብናደርግ አሪፍ ነው። ጥራቱን የጠበቀ ነገር ስንሰራ ደግሞ ሌላው ማስተዋል ያለብን ነገር ወጪ ይቆጥብልናል ብለን የማይሆን ነገር ከማድረግ አንድ ጊዜ ወጭውን አብቃቅቶ እኛ ምናገኘው ቀስ እያለ ከብዙ ነገር ብናገኝ ይሻላል እኛ አንድ ጊዜ ትርፍ ለማግኘት በምንጥርበት ጊዜ ይሄ አግባብ አለው ብዬ አላስብም እና ይሄንን ነገር ግዴታ ማስተካከል አለብን ብዬ አምናለሁ። አመሰግናለሁ ስለተሰጠኝ እድል ስለዚህ ሁላችንም ጥራቱን የጠበቀ ነገር በመስራት ሀገራችንን እንኑር አለምንም መቀየር ያስፈልጋል ብዬ አምናለሁ።

ይቅርታ መጠየቅ ቀላል ነው? ምክንያቱም አንደኛ ጥፋታችንን አምነን እንደምንጠይቀው ይቅርታ ያ ዝግጁ ከሆንን ይቅርታ መጠየቁ ያን ያህል ከባድ ነው ብዬ አላስብም። ነገር ግን እንደየሰው እንደየሰዎች የተለያየ ችግር ሊኖረው ይችላል ብዬ አስባለሁ። ምክንያቱም አንድ ሰው ሆን ብሎ አውቆ ሰውን ሊበድል ይችላል። ከበደለ በኋላ ያንን ይቅርታ ለመጠየቅ እንደምናአስበው ቀላል ላይሆን ይችላል። ስለዚህ እንደ አጠቃላይ ቀላል ነው ብሎ መደምደሚያ መስጠት ቢከብድም ነገር ግን ቀላል የሚሆንበት ሁኔታ አለ። ያው መቼ ነው ነው ቀላል የሚነው እኛ ጥፋታችንን አምነን እና ከውስጣችን ከልባችን ተቆጭተን ስንገኝ ያ ቀላል ነው ብዬ አስባለሁ። ይቅርታ መጠየቅ ቀላል ነው። ነገር ግን አንድአንድ ሰዎች ሁን ብለው ሁን ብለው አስበውና አቅደው ጥፋት አጥፍተው በደለኛውን ከበደለው በኋላ ይቅርታ መጠየቁ ያን ያህል ቀላል ነው ብዬ አላስብም። ምክንያቱም ያ በደሉ የደረሰበት ሰው ይቅርታ ላያደርግ ይችላል። ወይም ቢያደርግም ከልቡ ላይሆን ይችላል። ምክንያቱም ያጠፉ ሰውዬ ሁን ብሎ አስቦበት ስለሆነ ማለት ነው። ነገር ግን ይቅርታ መጠየቅ እንደ ክርስትና እምነት አስተምህሮ ይቅርታ መጠየቅ የትልቅነት ምልክት ነው። ይቅርታ በምንጠይቅበት ሰዓት ያው ጥሩ ነገር ይገጥመናል። እኛን ይቅር ይለናል ማለት ነው። ስለዚህ ይቅርታ መጠየቅ የትልቅነት መገለጫ ነው ብዬ አስባለሁ። ነገር ግን አንድአንድ ሰው ለምሳሌ ሆን ብሎ የሆነን ሰው ሊጎደው ይችላል። ከጎደው በኋላ ይቅርታ ጠይቃለሁ መቼም ብሎ ነገሩን አቅሎ ቢያየው ወይም ነገሩን እንዳልተፈጠረ አድርጎ ቢያስብ ያ ደግሞ ሌላ የበለጠ ሞኝነት ነው። ምክንያቱም ሁን ብሎ አቅዶ ያንን ነገር እስከደረገ ድረስ ይቅርታ መጠየቁ ያን ያህል ዋጋ ይኖረዋል ብዬ አላስብም። ስለዚህ ይቅርታ ስንጠይቅ ቀላል የሚሆንበት ጊዜም አለ። ቀላል የማይሆንበትም ጊዜ አለ። ነገር ግን እንደ አጠቃላይ ይቅርታ በምንጠይቅበት ጊዜ ቀላል ቀለል አድርገን ብንረዳው አሪፍ ነው ብዬ አስባለሁ። ምክንያቱም ይቅርታ መጠየቅ የታላቅ ሰዎች መገለጫ ስለሆነ ማለት ነው። ስለዚህ ይቅርታ በምንጠይቅበት ጊዜ በቀለል ባለመልኩ እንደውም ጥፋታችንን አይተን መጥፎ ጥፋት ላለማጥፍት በመጣር ትላልቅ የሆኑ ጥፋቶችን ሳናጠፋ ይሄን ነገር መስራት ጥሩ ነው ብዬ አስባለሁ። እንዴት ነው ይቅርታ በምንጠይቅበት ጊዜ ይቅርታ የሚያስነሱ ሀሳቦችን እንዴት ማቅረብ እንችላለን። ለምሳሌ አንድን ሰው ከ በደል ከበደለው በኋላ ይቅርታ ልንጠይቀው እንችላለን። ስለዚህ በዚአን ወቅት ይቅርታ የምንጠይቀው ከንጹህ ልባችን መሆን አለብን። ምክንያቱም ይቅርታ በምንጠይቅበት ሰዓት ከንጹህ ልባችን ካልሆነ ወይም ይቅርታው ትርጉም አልባ ሊሆንብን ይችላል ማለት ነው። ስለዚህ ይቅርታ ለመጠየቅ በመጀመሪያ ደረጃ እኛ በውስጣችን ንጹህ የሆነ አስተሳሰብም ስለዚያ ነገር ሊኖረን ይገባል አምነን ጥፋተኝነት ስሜት ተሰምቶን እንደዚህ ማድረግ የለብኝም ነበር ብለን እምነት ኖሮን በዚያ እንደዚያ ካደረግን ይቅርታው ተቀባይነት ይኖረዋል። ነገር ግን ለሰው እንዲመስል ይቅርታን ብንጠይቅ ሰዎች እንዲቀበሉን ይቅርታ ብንጠይቅ ያ ሰዎችን ብቻ ለማስደሰት ስለሆነ ይቅርታ ነው ብዬ አልወስደውም። ስለዚህ ይቅርታ በምንጠይቅበት ሰዓት ማወቅ ያለብን ዋነኛው ነገር ውስጣችንን ንጹህ አድርገን ፈጣሪም ከሱ ጋር ጥሩ ግንኙነት እንዲኖረን ስለሚፈልግ ከዚያም አንፃር አይተን ይቅርታ ብንጠይቅ አሪፍ ነው ብዬ አስባለሁ። እንደዚያ ሲሆን ደግሞ ይቅርታም በባህሪው ቀለል ያለ ይሆንልናል ማለት ነው። ስለዚህ ይቅርታ ስንጠይቅ ትህትና በተሞላበት መልኩ እንደ በድላችን መጠን የበደልነው ከፍተኛ በደል ከሆነ ተረጋግተን በሰዎች አስልከን ይቅርታን ጠይቀን ነገር ግን በደሉ ዝቅተኛ ከሆነ እና እኛ በአካል ሄደን መጠየቅ የምንችለው ከሆነ ትትና በተሞላበት መልኩ ባካል ይቅርታ የምንጠይቅበት ቦታ ተገኝተን ይቅርታን ለመጠየቅ እንሞክራለን። ስለዚህ ይቅርታ መጠየቅ ከዚህኛው አንፃር ስናየው ቀለል ያለ ነው። ግን እንደ አጠቃላይ ለማቅለል መሞከር ደግሞ ጥሩ ነው ብዬ አስባለሁ።

የምሳ ረፍት ያው እኔ እንደተናገርኩት ተማሪ ነኝ ብያለሁ በትምህርት ቤት ያው የምሳ ረፍት የሚሆነው ጠዋት ክላስ እንገባና ምንማረው ስድስት ኮርሶችን ነው ስድስቱ ኮርስ ደግሞ ለእያንዳንዱ አርባ አርባ ደቂቃ እንቆያለን አንዳንዴ አንድ ሰዓት እምንቆይበት አለ ሁለት ሰዓት እንቆያለን ከዚያ አራት ሰዓትን እንወጣለን ስለዚህ አንዳንዴ ደግሞ ስድስት ሰዓት እንቆያለን ነገር ግን አራት ሰዓት ከወጣን ምሳ ሰዓት አምስት ተኩል ስለሆነ የሚጀምር እስከ አምስት ተኩል የተለያዩ ስራዎችን ስንሰራ እንቆይና አምስት ተኩል አካባቢ ለምሳ እንገባለን ከዚያ በኋላ ከአምስት ተኩል እስከ ስድስት ሰዓት ምግብ ከተመገብን በኋላ እስከ ስምንት ሰዓት በ በእንቅልፍም በተለያዩ ነገሮች እናሳልፍና እንደ አዲስ ስምንት ሰዓት ጀምረን ወደ ክላስ እንገባለን ማለት ነው። ስለዚህ አጠቃላይ ከስድስት ሰዓት እስከ ስምንት ሰዓት ባለው ሁለት ሰዓት ልዩነት ለምሳ እረፍት ይኖረናል ማለት ነው ነገር ግን ይሄ ማለት ሁሌ እረፍት እንደየ ከትምህርት ቤቱ ቢለያይም ግን በጣም ሰፊ የሆነ የእረፍት ሰዓት ነው ያለው በእኛ አካባቢም ማለት ነው ምክንያቱም ብዙ ሰዓት ረፍት እያረፍን እየተዝናናን ስለሆነ የምንማር ማለት ነው ስለዚህ እረፍት ጥሩ ነገር ነው ነገር ግን እረፍት ደግሞ ሲበዛ ለስራው የመሰላቸት ሁኔታ ልናመጣ ስለምንችል ጥሩም ጎን ቢኖረውም ግን ሙሉ ለሙሉ ጥሩ ነው ብዬ ለመደምደም ከበድ ይለኛል ስለዚህ የስራ ሰዓት የእረፍት የስራ ሰዓትን ከፍ በማድረግ የረፍት ሰዓትን በመቀነስ ትኩረት አድርገውን ተማሪውም ሰራተኛውም ሁሉም ትኩረት አድርጎ እንዲሰራ ማድረግ ይቻላል በርግጥ አሁን አሁን ላይ ጥሩ ጅማሮ ቢሆንም ከዚህ በፊት በነበሩት ጊዜያት ግን የእረፍት ጊዜ ረጅም ይሰጠውና አብዛኛውን ሰው ሰአቱን በወሬ የተለያዩ ነገሮችን በመስራት ስለሚያሳልፈው ትኩረቱን ሰጥቶ የሆነ ነገር ማድረግ ይከብዳል ማለት ነው ስለዚህ ሰዓትን በአግባቡ መጠቀም ጥሩ ነው ብዬ አስባለሁ። ሰዓትን ደግሞ እንደዚህ አድርገን በአግባቡ የምንጠቀም ከሆነ የእረፍት ጊዜያችንን በአግባቡ ከተጠቀምን ሁሉን ነገር እንዳቀድነው ከሄደልን ያን ያህል ነገሮች ከባድ ደረጃ ይደርሳሉ ማለት አይደለም ማለት ነው ስለዚህ ነገሮችን በጥሩ ሁኔታ ለመስራት እና በሰአቱ እንደውም እንደአስፈላጊነቱ በማድረግ የእረፍት ሰዓትን በመቀነስ ጥሩ ነገር ማ ማምጣት ይቻላል ብዬ አስባለሁ የእረፍት ሰዓትን በምንጠቅምበት ጊዜ ደግሞ በርግጥ በምንሰራበት ጊዜ ስለስራው ጭንቀት ውስጥ ገብተን መስራት የለብንም ነገር ግን ያም ቢሆን ስራውን ደግሞ ቀለል ባለ መልኩ ለመስራት ብንሞክር ራሳችንን ሳናጨናንቅ ያ በራሱ ስራው በራሱ እረፍት ሊሆንልን ይችላል ብዬ አስባለሁ ያ ማለት ደግሞ እኛ በቀላሉ ወደ ስኬት በቀላሉ የመሄድ ቻንስ ይኖረናል ማለት ነው ስለዚህ እረፍታችንንም በስራ ውስጥ ሆነን እያሳለፍን ስራውን እንደራሱን እንደመዝናኛ እየቆጠርን ወደ ስኬት ለመሄድ ያን ያህል አዳጋች ነው ብዬ አላስብም ማለት ነው ስለዚህ ጥሩ ነገር ነው ብዬ የራሴን መደምደሚያ እሰጣለሁ ስለዚህ አብዛኛው ሰው ማረፍ ያለበት ቢያንስ በቀን ውስጥ እስከ ስድስት ሰዓት ቢሰራ እስከ ስምንት ሰዓት እረፍት ቢያደርግ ነገር ግን የስራ ሰአቱን እስከ አስራ ሁለት ሰዓት ወይም እስከ አስራ አንድ ተኩል ቢያደርገው አሪፍ ነው ነገር ግን እኛ በምንሰራበት አካባቢ ሙሉ እረፍት ሰዓቱ ነው የጠቀመን ነገር ግን የሰራ ሰዓቱ ሙሉ ስለማይከብር የስራን ሰዓቱ ቢከበር እኛም ጠንክረን ጠንካራ ሰራተኛ መሆን ስለምንችል ጠንክረን ከስራን ደግሞ የማንደርስበት ደራጃም ስለማይኖር ያ ማለት ደግሞ ጥሩ ደረጃ ላይ ስኬት ላይ እንድንደርስ በቀላሉ ያበቃናል ማለት ነው ስለዚህ ጠንካራ ስራ ባህልን በመገንባት እረፍት ሰአታችንን በመቀነስ ትውልዱን ወደ ስኬት ማድረስ ይቻላል እኛም ስኬት ላይ ስኬት ማማ ላይ በቀላሉ መውጣት እድል ይኖረናል ብዬ አምናለሁ። ስለዚህ ስኬትን በቀላሉ ለመጎናፀፍ ይሄን ነገር ማድረግ ይኖርብናል ብዬ እንደግል አምናለሁ። አመሰግናለሁ

አዎ አካባቢዬን በጣም እወደዋለሁ ምክንያቱም የተለያዩ ነገሮችን ለኔ ጥቅም ስለሚሰጠኝ አካባቢን በጣም እወደዋለሁ ምክንያቱም የምኖርበት አካባቢ በተፈጥሮ ውበት የተሞላ ነው። በዚያም ላይ ከከተማም ነው ነገር ግን ደግሞ ከከተማ ጎንለጎል የተለያዩ ነገሮችን መሟላት የሚችል አይነት ቦታ ስለሆነ አካባቢን በጣም እወደዋለው። ምክንያቱም እኔ የምኖርበት አካባቢ ለምሳሌ የመብራት እንዲሁም የተለያዩ ኢንተርኔቶች በሚገባ ሁኔታ ማግኘት ስለሚችል ያው የምኖርበትን ቦታ በጣም እወደዋለሁ ማለት ነው። በርግጥ አንዳንድ ቦታዎች በጦርነት እና በተለያየ ነገር የተሞሉ ስለሚሆኑ ቦታውን ደግሞ ለመውደደ ያን ያህል ፍቅር ስለማይሰጠን ያ ደግሞ ለኛ ወደ ጥሩ ቦታ ስለማይገፋን አብዛኛውም ጊዜ ያንን ነገር እኛ አንወደውም። ነገር ግን ይሄ ደግሞ የራሱ ችግርም አለበት። ችግሩ እንዳለ ሆኖ ግን አካባቢን የማንወደው ከሆነ የምንኖርበትን አካባቢ ለመቀየር መሞከር ለመቀየር መሞከርን ግን አልሰካ ካልን ያንን ቦታ እንዴት ነው ወደ ጥሩ ነገር የምንቀይረው ብለን እናስባለን? ነገር ግን ያንን አድርገን የማይሰካ ከሆነ ያለንበትን ቦታ ለመውደድ ብንጥር ጥሩ ነው ብዬ አስባለሁ። ነገር ግን ቦታዎችን በምናይበት ወቅት እምን አይነት ቦታ ነው አስፈላጊ አይነት ቦታ የለህ ምን አይነት ቦታ ነው ጥሩ ቦታ ነው? ቦታውን ብንቀይረው ወደ ጥሩ ነት የምንቀይረው እንዴት ነው ብለን የራሳችንን ሪሰርች ሰርተን ስለሆን። የራሳችንን ሪሰርች ከሰራን በኋላ ቦታውን ለመውደድ ጥረት ማድረግ ይገባናል ብዬ አስባለሁ። እንዴት ነው ቦታውን ለመውደድ ጥረት ማድረግ ያለብና እንዴት እንወደዋለን የሚለውን ደግሞ ከተለያዩ ቦታዎች ማህበረሰቦችን በመጠየቅ ቦታቸው እንዴት እንዳስዋቡትና ከቦታው እንዴት ተዋደው ፍቅር ይዟቸው ከቦታው ጋር እንደኖሩ ያንን በደንብ ማየት ጥሩ ነው ብዬ አስባለሁ። ስለዚህ ቦታዎችን ቢያንስ አይተን ባይመቹን ለመውደድ በምንሞክርበት ሰዓት ያ ደግሞ ወደ ቦታውን ደግሞ ወደ ድንና በዚያ ነገር የመሰበሰብ አይነት ሁኔታን ስለሚፈጠር ጥሩ ነው። ስለዚህ ቦታዎችን እንዴት አካባቢ ያለውን ቦታ እንዴት ልውደድ? አንደኛ አካባቢን በማሳመር እና ማራኪ በማድረግ ለራሴም መልሶ እንዲሰበኝ ማድረግ እችላለሁ። የተደያየ ንፁህዎችን በመጠበቅ ቦታዎች መንገዶችን በማጽዳት ምሳሌ እኔ የምኖርበት አካባቢ የአመት በዓል ካለ ወይም የሆነ ፕሮግራም ካለ የዚያ ቆሻሻ የእንስሳት የእንስሳት አካል ክፍሎች የሞቱ እንስሳት አካል ክፍሎች ይጣላል ያ ሽታ ያመጣል ያ ደግሞ ሳንወድ በግድ አካባቢ እንድንጠላ ያደርገናል ስለዚህ አካባቢውን ለመውደድ ግዴታ አካባቢው ጽዱ መሆን አለበት። ከዛም በመቀጠል ለኛ ሳቢና ማራኪ ሆኖ መገኘት አለበት። ሳቢና ማራኪን ለማድረግ ደግሞ እኛ የራሳችን ሀላፊነት ስለሆነ ይህንን በመወጣት ጥሩ አድርገን ነገሩን ማስተካከል አለብን ብዬ አምናለሁ። ስለዚህ እኛ በቻልነው አቅም ትኩረት አድርገን መስራት ያለደብን ቦታውን ለማሳመር መሆን አለበት ቦታው እያማረ ከመጣ ደግሞ እኛ ለዚያ ቦታ ፍቅር ይኖረናል የተለየ ፍቅር ፍቅር ካለን ደግሞ ወጡ ጥንኛ እድገት መሰረታችን ይሆናል። ሌላ ቦታ ለመሄድም ሌላ ቦታ ለመመኘትም ስለማንችል እዛው የተለያዩ ላይፍችን እንጀምርበታለን ህይወት እናነብኝ ልንቀጥልበት እንችላለን ከትውልድ ትውልድ የሚተላለፍ ቦታ አድርገን ሌላ ውጭ ያሉ ሀገራትን እንዳንመኝ ያደርገናል ማለት ነው። ስለዚህ ይሄ ነገር እንዲሁም ጥሩ ነው ብዬ አስባለሁ። እና ይህንን በማድረግ ደግሞ ወደ ጥሩ ውሳኔ ወደ ጥሩ ነገር የምንገባበትን እድል ማሳደግ እንችላለን። ምክንያቱም ሀገራችን ከለማችና ጥሩ አይነት ደረጃ ከደረሰች ወደ መውደድ ስለምንሻገር አካባቢያችንን እንወዳታለን የቱሪስት መስብ ይሆናል ማለት ነው። ስለዚህ አካባቢያችንን መውደድ አለብን ያውን የምኖርበትን ቦታ እወደዋለሁ አመሰግናለሁ። እና

በባዶ እግር መራመድ። አውቃለሁ ምክንያቱም እኔ የምኖርበት አካባቢ ማህበረሰቡም እ ጫማ የመግዛት አቅም ስለሌለው አብዛኛውን ጊዜ አሁን ከተወሰነ ጊዜያት ወዲህ ነው እንጂ ሰው ይሄን ነገር መልመድ የቻለው አብዛኛውን ጊዜ ሰው ጫማ አድርጎ መንቀሳቀስ ያን ያህል የማይችልበት ደረጃ ስለነበረ አሁን ላይ ጫማ ማድረግ የተወሰነ አካባቢ ቢለመድም ነገር ግን አብዛኛው አካባቢ ያን ያህል የተለመደ አልነበረም። ስለዚህ ጫማ መልበስ አሁን ላይ እንደ አንዳንድ ቦታዎች ላይ ሙሉ ለሙሉ ቢተገበርም ነገር ግን እኛ ባለንበት አካባቢ በገጠራማው አካባቢ በተለይ ጫማ አብዛሀኛውን ሰው አይጠቅምም ስለዚህ ከዚያን ወገን መሆኔን ከመሆኔ የተነሳ እኔም ያን ያህል ጫማ የማድረግ ሰው አይደለሁም። ከዚህ በፊት ማለት ነው ስለዚህ ጫማ በባዶ እግር መሄድ ያን ያህል እንደ አውሮፓውያን ወይም እንደ አሜሪካውያን እኛ ጋር የሚከብድ ነገር አይደለም ምክንያቱም በቀላሉ እኛ የለመድነው ነገር ስለሆነ ማለት ነው። እና ጫማ ማድረግ ያን ያህል የሚከብድ ነገር አይደለም እኔ ከዚህ በፊት ስጠቀመው የነበረውም ጫማ ያው ባናደርግ የሚሻልበት አይነት ጫማ ጫማም ተጠቅመን ስለነበረ ያ ማለት ጫማው ራሱ በመደረጉ ለእግር ጉዳት የተለያዩ ነገሮችን ስለሚያመጣ። ያን ያህል ጥቅም ያለው ነገር ስላልነበረ ያው ጫማ መጠቀሙ ብዙም አይነት ለውጥ ስለማያመጣ ጫማ እ ያን ያህል አልጠቀምም ብዬም መናገር አልችልም ነገር ግን ጫማውን በራሱ እኔ እየተጠቀምኩበት አልነበረም። ስለዚህ አየቆየሁ ነው ጫማ ማድረግ የጀመርኩት በሕፃንነታች በባዶ አግራችን እንሄዳለን ስለዚህ ጫማ አሁን ሳናደርግም እብንሄድ ያን ያህል ችግር አይፈጥርብኝም። ድሮ ላይ ማለት ነው አሁን ላይ ግን ከትንሽ ትንሽ ቦታ ራሱ ለመንቀሳቀስ ግዴታ ጫማ ያስፈልጋል ምክንያቱም ከረጅም ጊዜ በኋላ ስለሆነ በባዶ ግድ ልንቀሳቀስ እምንችልኝ ጫማውን ከለመድኩት ያ ደግሞ የራሱ የሆነ ችግር ሊፈጥር ስለሚችል ጫማ አድርጎ መንቀሳቀሱ ይከብዳል። አሁን ላይ ነገር ግን መቻል እችላለሁ መቻል ነገርግን ጫማ ሳያደርጉ መንቀሳቀስ ያን ያህል ጥሩ ሁኔታም ሊፈጥር አይችልም ምክንያቱም በተለያዩ ቦታችን አካባቢያችን መንገዱም የተስተካከለ ባለመሆኑ እግራችን ሊጎዳ ይችላል። ከዚያም አልፎ ሌላ ችግሮች ሊያስከትል ይችላል ለምሳሌ አንድ ሰው እየተንቀሳቀሰ ስለታማ ነገር በየቦታው በጥንቃቄ ስለማይጥል ቢቆርጠው ያ ስለታማ ነገር የዛገ ብረት ሊሆን ይችላል ብረቱ ከዛገ ደግሞ ምንድነው ሊያስከትል የሚችለው ቴታነስ የሚባል በሽታ ቲታይነስ በሽታ ደግሞ ወደም ለሞት የሚያደርስ አይነት በሽታ ስለሆነ እኛን ሳናስብ ወደ ሞት መንገድ ሊመራን ይችላል ማለት ነው። ከዚህ በተጨማሪ በርግጥ ገጠራማው አካባቢ እግራችን ቆዳችን በምንንቀሳቀስበት ጊዜ መሬቱን አዳብት ያደርገው ይለማመደውና ያ ደግሞ እግራችንን እንዳይቆርጥ እንዳይጎዳን ያደርጋል ስለዚህ እግራችን ይጠነክርና ይዳብርና ያ የዳብረው እግራችን ደግሞ በሆነ ነገር የመጎዳት አቅሙ ወይም ጉዳት የመድረስ አቅሙ ቀለል ያለ ስለሚሆን ያ ደግሞ የተጎዳው የእግራችን ክፍል በቀላሉ መንገዶችን እየተጎዳ እየተጎዳ እየተጎዳ በሚያልፍበት ጊዜ መንገዶችን እየለመደ ይመጣል የእግር ያን ያህል አያጋጥመውም። ስለዚህ አሁን አኔ ጫማዬን አውልቄ ለተወሰነ ጊዜ ብሄድ እለምደዋለሁ በርግጥ አሁን አልችልም ማለት አይደለም ለምጃለሁ ነገር ግን ለተወሰነ ጊዜ ብሄድ ወደ ድሮ እመጣና እግሬም ይለምደውና በቀጥታ መንቀሳቀስ እችላለሁ። ምክንያቱም አባቶቻችን በባዶ እግራቸው ስንት ቦታ አቋርጠው ነበረ ብዙ ቦታዎችን አልፈው ሄደው ብዙ ነገር ይሰሩ ነበር ነገር ግን። አሁን እኛ ያለነው ጫማም በባዶ ግር ለብሰን ስለሆነ ለምሳሌ እንደውም አንድ ሯጭ መጥቀስ እንችላለን ለዚህ ምሳሌ አበበ ቢቂላ በባዶ አግሩ ነው ኢትዮጵያዊ አበበ ቢቀላ ተወዳዶ በባዶ አግሩ ነው የኦሎምፒክ የሩጫ ውድድርን ያሸነፈ ስለዚህ በባዶ አግር መንቀሳቀሱ ያን ያህል ለኛ ኢትዮጵያውያን የሚከብደን ነገር ሆኖ አይደለም። ስለዚህ በባዶ እግር መንቀሳቀስ እንደ አጠቃላይ በ ስናየው ለኢትዮጵያውያን ብሎም ለአፍሪካውያን ያን ያህል አዳጋች ነገር አይደለም። ምክንያቱም ስንወለድ በባዶ እግራችን ብዙ ልምድ ስላለን ያን ያህል የሚከብድ ነገር ነው ብዬ አላስብም ቀላል ነው መልመድም ለሚፈልግ

መተግበሪያዎችን መተግበሪያዎችን አወርዳለሁ አዎ። መተግበሪያዎችን ማውረድ የጀመርኩ በህፃንነቴ የመጀመሪያ አይቴል ስልክን ስገዛ ኢንተርኔቱ ቱጂ ነበር የሚሰራ የስልኳ እና የተለያዩ ጌሞችን በማዉረድ ነበር የጀመርኩት የዚያኔ አስታውሳለሁ የተለያዩ የመኪና ጌሞችን አወርድ ነበር እነዚያን ጌሞችን በመጫወት ጥሩ አይነት ስሜት ነበረኝ ያን ያም መንገድ አላቆመም በርግጥ ብዙ መንገድ ተጉዣለሁ። እንደውም አስታውሳለሁ አንድ ጓደኛዬ በተመሳሳይ እድሜ ነበር ያለን የእሱ በእርግጥ ሁለት አመት ምናምን ይበልጠኛል የእሱ ቴክኖ ስልክ አለው እኔ ደግሞ ሳምሰንግ ነበር ስልኬ እና እናወርድ ነበር ጌም እሱ የአውሮፕላን ጌም ካወረደ እኔ የመኪና ጌም እናወርድና በኋላ ተደድከን እንጫወተው ነበር እና አስታውሳለሁ እኔ አንድ መኪና ጌም ለማውረድ ጣራ ላይ ሰቅየው ስልኩን ማታ ነበረ ስልኩን የማነሳው እና የዚያኔ በጣም አስቸጋሪ ነበር ማለት ኢንተርኔቱ ቱጁ ነው፣ በዚያ ላይ ስርካችን ባትሪ ይጠፋል መብራት ይጠፋል ያ ጉዞ ግን አላቆመም ቀስ እያልኩ ሌላ ነገሮችን መመራመር አፕሊኬ መተግበሪያዎችን ማውረድ ጀመርኩ፣ ቀስ እያልኩ ስልክ እያደገ ሲመጣ ፎርጅ የሚጠቀም ስልክ ሳግኝ ነገሮችን እንዳሰብኩት አልነበሩም እየጀመሩ ሄዱ፣ በፍጥነት ማውረድ ጀመርኩ፣ እንደ ኤአይዎችን ማውረድ ጀመርኩ፣ ከኤአይዎች ጋር ጓደኛ መሆን ጀመርኩ፣ ለምሳሌ የሰው ሰራሽ ክህሎት የምንላቸው ለምሳሌ እንደ ቻትጂፒቲ አይነቶችን ብቻ ጉዞ አላቆመም የዛኔ ጌሞች በአብዛኛው በጌም ሱስ ብጠመድም፣ ጥሩ ጥሩ የሚባሉ ጌሞችን ባወርድም፣ ነገር ግን አብዛኛውን የኔን ትኩረት የሚወስደው አዲስ ነገር በቃ የሆነ በቴክኖሎጂው ጋር የተገናኘ ነገር አዳዲስ ነገር በሚኖር ሰዓት ከእኔ የሚያልፈኝ ነገር የለም ነበር እና ብዙ ነገሮችን በማውረድ ሰውም ታዋቂ ሆንኩ እንደዚህ ስልክ ሲበላሽም እጠየቃለሁ። ሰዎች ይሄንን አድርግልን ይሉኛል በዚህ የጀመረ ሂደት ኮምፒውተር እስከሚይዝበት እስከዛሬ ድረስ ለመተግበሪያዎች ልዩ ፍቅር አለኝ። ምንም እንኳን እኔ ማህበራዊ ሳይንስ ብማርም ትምህርት ነገር ግን ኮምፒውተር ሳይንስ ወይም ሶፍትዌር ኢንጂነሪንግ ተምሬ የራሴን ካምፓኒ መክፈት ፍላጎት ነበርኝ ከዚህ በፊት ነገር ግን ያው ካለው ሁኔታ ከትምህርቱ አንፃር ወደ ማህበራዊ ሳይንስ ገብቼ አሁን ላይ ባንከር ለመሆን ባሰብም ግን ባንክ ላይ ስንገባ የምንጠቀምባችሁ የተለያዩ መተግበሪያዎች አሉ ያ ማለት ግን ከመጠቀምና ከመፍጠር አንፃር ብዬ ነው እንደ ሁለት የከፈርኩት ስለዚህ ከመጠቀም አንፃር ያው ማንኛውም ሰው ብዙ ነገር መተግበሪያዎችን ይጠቀማል። ብዙ መተግበሪያዎች ስንል እንዲሁ በቀላሉ አንድ ወይም ሁለት ላይሆን ይችላል በእለት ከእለት ኑሮ የስልክ መደወያ ሊሆን ይችላል፣ የቪዲዮ ማጫወቻ ሊሆን ይችላል፣ የምስል ማያ ሊሆን ይችላል የተለያዩ ነገሮችን እየፈጠርን ልንጠቀምበት እንችላለን ማለት ነው እና ይሄ ጥሩ ጎኑን ነው ብዬ አስባለሁ ምክንያቱም ይሄ ወደ ተሻለ መንገድ እና ወደ ጥሩ መንገድ የሚመራ አይነት ነገር ስለሆነ ያ ደግሞ ማለት ነው ለኛ ስኬትም ይፈጥረንናል። ስኬቱ ደግሞ ከመተግበሪያው ከመጠቀም አንፃር ጉዳትም ሊያመጣ ይችላል፤ ነገር ግን ጉዳትና ጥቅሙን በማመዛዘን ወደምንፈልገው ስኬት ደረጃ ቀጥ አድርጎ እንዲወስደን የማድረግ ክህሎት ይኖረናል ማለት ነው፣ ስለዚህ እንዴት ነው ይሄንን ነገር ወደ ስኬት ልንቀይረው የምንችልለው ብለን ስናስብ ብዙ መልሶች ይመጡናል ማለት ጥሩ የሆነ መልስ ብለን የምንጠብቀው ለምሳሌ መተግበሪያዎች ልዩ ናቸው በባህሪያቸው እነዚህን ደግሞ እኛ እየተለማመድናቸው በመጣን ቁጥር የኛ ደረጃችን ከፍ እያለና እየተሻለ እየተሻሻለ የመሄድ እድል ይኖረዋል። ያ ደግሞ እኛን ወደ ሳንወድ በግድ ወደ ስኬት የማድረስ

እንደ ኢትዮጵያውያን የብዙ በዓሎች አሉ አመታዊ በዓሎች ለምሳሌ ብንጠቅስ እንቁጣጣሽ ገና ፋሲካ የመሳሰሉ ጥምቀት የመሳሰሉ ባህሎች አሉ። ያው እያንዳንዱን በአሎችን ምንነታቸውን በምንመጣበት ሰዓት የዘመን መለወጫ ወይም እንቁጣጣሽ የኢትዮጵያ ልዩ የሚያደርገው አለም አቀፍ የዘመነ መለወጫ ቢለያይም እንዲሁም ዓመተ ምህረቱ ቢለያይም የኢትዮጵያ አንድ አይነት ቢሆንም የኢትዮጵያ ግን ከሌሎች አለማት የተለየ ነው። ኢትዮጵያ አሁን ላይ አለም በሃያ ሃያ ስድስት ላይ ብትሆንም ኢትዮጵያ ግን ሁለት ሺህ አስራ ስምንት ላይ ናት። ስለዚህ ወደ ኋላ ስምንት አመት የሚዘገይ የዘመን መቁጠርያ አላት። ያ ማለት ደግሞ ራሷን ችላ የዘመን መለወጫ በራሷ ስነ ስርዓት የምታከብር ሀገር ናት ማለት ነው። ስለዚህ እንቁጣጣሽ ማለት የዘመን መለወጫ የኢትዮጵያ ዘመን መውለጫ በዓል ሲሆን በአሉም በመላው ኢትዮጵያ በደማቁ የሚከበር በዓል ነው። ወደ ስም ስያሜው ስንመጣ እንቁጣጣሽ የሚለው ስያሜ የመጣው እንቁና ጣጣሽ የሚሉ የንጉሶች አንድ ላይ ያመጧቸው ቃላቶች ናቸው። ወደ ሁለተኛው ስንሄድ የገና በዓል ገና ጌታችን ኢየሱስ ክርስቶስ የተወለደበት አመታዊ በዓል ነው ገናም እንዲሁ በደማቁ የሚከበር በዓል ነው። ኢትዮጵያ ውስጥ ገና በሚከብርበት ሰዓት የተለያዩ ነገሮች ባህላዊ ጨዋታዎች የገና ጨዋታዎች የሚባሉ ጨዋታ አለ። በተለይ ሁኔታ ዱላ ዱላ ነገር በመያዝ አንድ መጫወቻ እንደ ኳስ የምትመስል ትንሽ ነገርን በመምታት ያቺ ደግሞ እንደ እግር ኳስ ጉል በመስራት እና በማስቆጠር ጨዋታ እንጨዋታለን። በመቀጠል ከገና የጥምቀት በዓል ሲሆን የጥምቀት በዓል ጌታችን መድኃኒታችን ኢየሱስ ክርስቶስ የተጠመቀበት በዓል ሲሆን ይህ በዓልም እግዚአብሔር የጥምቀቱን ለማስታወስ በተለያዩ ቦታዎች የጥምቀት ፕሮግራም በመደረግ በተለይ ደግሞ በጎንደር አካባቢ በደማቁ ሁኔታ የሚከብር በዓል ነው። የውጭ ቱሪስቶች ሳይቀር መጥተው ለጉብኝት የሚጎበኙት በዓል ነው። እንዲሁም በላሊበላም የትምቀት አካባበር በደማቁ ሁኔታ ይከበራል እና ጥምቀት ደግሞ ከማይታዩ ቅርሶች ውስጥ ከማይዳሰሱ ቅርሶች ተመድቦ በዩኔስኮ የተመዘገበ አለምአቀፍ ቅርስ ነው ማለት ነው። ሌላው ወደ ወደ ፋሲካ ስንሄድ ፋሲካም ኢየሱስ ክርስቶስ የተሰቀለበትን የስቅለቱን በማስታወስ እና ከሞተበት መነሳቱን ለማስታወስ የምናከብረው በዓል ስለሆነ ስቅለት ጀምሮ አርብ ጌታችን ኢየሱስ ክርስቶስ የተሰቀለበት ነው ቅዳ አርብ ሞቶ ቅዳሜና አድሮ እሁድ ተነስቶ ወደ ሰማያን አርጓል ያንን ደግሞ እኛ ልዩ ባህላችን አድርጎን እስካሁን ድረስ እናክብረዋለን። እኛ ኢትዮጵያውያን ለ እዚህ በአላችን ደግሞ ትልቅ ክብር አለን በተለይ ክርስቲያኖች በርግጥ በውጭ ሀገርም ቢከበድ የኢትዮጵያ ልዩ የሚያደርገው አካባበራችን ሲሆን ሁሉም ወጣት ህፃናት ሳይል ሀዘንን በመላበስ ትልቅ ቦታ ለዚያ ነገር ሰጥተን የምናከብረው በዓል ነው። ይህም በዓል ደግሞ በጣም ልዩ የሆነ የኢትዮጵያዊነታችን መገለጫ የሆነ በዓል ነው። ከዚያም ጾሙን አብይ ጾም የሚባለውን ጾም ከጾምን በኋላ በስቅለት ሰሞን ለሁለት ቀን ባለመብላት ምግብ ፋሲካ ሲደርስ ደግሞ የተለያዩ የፍስክ ምግቦችን በመመገብ በዓሉን በደስታና በፍቅር እናሳልፈዋለን። እና እኔ ከእነዚህ ውስጥ የምወደው በዓል የፋሲካም በዓል ሲሆን ለፋሲካ በዓል የተለየ ፍቅር አለኝ ማለት ነው።